ማሰላሰል አደርጋለሁ በተለይ ደግሞ ብቻዬን በምሆንበት ሰዓትና አካባቢዬ ሰዎች በማይኖሩበት ሰዓት አሰላስላለሁ አብዛኛውን ጊዜ የማሰላስለው ስለ ልጅነት ጊዜዬ ነው። ልጅነቴን በጣም በደስታና ከብዙ ሰዎች ጋር አብሬ ስላሳለፍኩኝ። ብዙ ትዝታዎች አሉኝ ስለዚህ አንዳንድ ጊዜ ብቻዬን በመሆን ሰዓት እና ደስተኛ በመሆን ሰዓት ስለዛ ጊዜ አብዝቼ አሰላስላለሁ። ከዚህ በተጨማሪ ደግሞ ስለ ፊውቸር ወይም ስለ ወደፊት እቅዴ እያሰብኩኝ ብዙ እቅዶችን ስለማወጣ እና ደግሞ እንዴት አድርጌ መተግበር እንዳለብኝ እዛ ደረጃ ላይ ስደርስ ምን አይነት ሰው እሆናለው ብዬ ስለማስብ። ረዘም ላለ ሰዓት ስለእሱም አሰላስላለሁ። ከዚህ በተጨማሪ ደግሞ አንድ ጉዳይ ካጋጠመኝ እና ያ ነገር ምናልባትም ካናደደኝ ወይም ደግሞ ደስተኛ ካደረገኝ ስለእሱም እንዴት አድርጌ ከዛ ሀሳብ መውጣት እንዳለብኝ ረጅም ጊዜ ወስጄ አሰላስላለሁ።